ማቅረቢያ ማለት የአጉሊ መነፅር ነው። እሱን መነፅር ከሆነ አድርጌ አላውቅም ማለት ማድረግም አልችልም እስከ ዛሬ ሰዎች ሲያደርጉ ከማየት በዘለለ። ማቅረቢያ አድርጌ አላውቅም ይሄንን ይመስላል እንግዲህ።

የስራ ምኞቶቼ ምንድን ናቸው? የተሻለ የስራ እድል ተፈጥሮ ማየት ሁሉም ስራ ቦታ ላይ እኩል ትሪት ተደርጎ ማየት የተሻለ ስራ ምቹ የሆነ የስራ ሁኔታ ተፈጥሮ ማየት ነው ማለት ነው። አንዳንዴ የምንሰራ የምንሰራቸው ስራዎች። የምናገኘው ጥቅማ ጥቅም እኩል አይደለም ለዛ እኩል በቃ ፍትሃዊ የሆነ ስራና ፍትሃዊ የሆነ ክፍያ ቢኖር የሚል ምኞት አለኝ

አሁንም እምሰራበት የስራ ቦታዬ ጥሩ ነው ከሌሎች በፊት ከሰራኋቸው የስራ ቦታዎች አንፃር። አሁን የምሰራበት የስራ ቦታ ጥሩ ነው አሪፍ ነው። እና መልካም ነው እንደውም በትርፍ የምሰራበት ቦታ ላይ ሁሉም ነገር የተስተካከለ ነው። ዋይፋ ምናምን አለው። እና አሪፍ የስራ ምቹ የሆነ የስራ ቦታ አለ

እኔ ማደንዘዝ አልወድም መደንዘዝም፣ ማደንዘዝም አልወድም እንዴ ማለት በምን የህክምና ባለሙያ ብሆን አደነዘዝ ነበር። የጥላው ሰርጀሪዎችን ምናምን በመስራት፤ ግን እንዴት እኔ በራሴ እንዴት ላደነዝዝ እወድዳለሁ? መደንዘዝም አስፈላጊ አይደለም። አላደነዝዝም፣ አልደነዝዝም።

አይ ምንም አይነት የአመራር ሚና የለኝም። እኔ እኔ አመራር አይደለሁም ተመሪ ነኝ። እና አመራርነትንም እንደውም አልወድም ማለት ማኔጅመንት። ብዙም አይደለም። እና አመራር ሚና የለኝም።

አዎ ስራዬም ሲጀመር አስተማሪነትም ስለሆነ ሌሎችም ማስተማር ነው ለራሴም እማራለሁ ሌሎችንም አስተምራለሁኝ እና ከሌሎች ብዙም የምማራቸው ነገሮች አሉ። እና ራሱን አስተምራለሁ ሌሎችን የከስራዬ ጋር የተያያዘ ስለሆነ ማለት ነው።

ቤተሰባችን ውስጥ ያው የዘመን መለወጫ በዓል እናከብራለን። መስቀል። የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል። ፋሲካ ገና ሶሪ ጥምቀት። እነዚህን በዓላትን እናከብራለን።

ይቅርታ መጠየቅ በጣም ከባድ ነው። እውነት ለመናገር አንዳንዴ ተበድሎም ተበድሎ በተለይ ተበድሎ እንደው በድሎ እውነት ነው። ይቅርታ መጠየቅ እንደው ሊቀል ይችላል እሱም ትልቅነት ነው። ትልቅ ሰው ከሆነ ነው የምጠይቀው። ግን። ተበድሎ ይቅርታ መጠየቅ ደግሞ በጣም በእውነት እኔ አላውቅም ውስጤ እሺ አይለኝም ከባድ ነው። በጣም በጣም

መጽሐፍ ማንበብ በፊት እንዳውም ተኝቼ ምናምን አነብ ነበር አሁን አሁን ስልክ እየተሻማብኝ ነው እንጂ መጽሐፍ እውነት ለመናገር በጣም በቃ ጊዜ ሰጥቼ ነበር የማነበው። በትርፍ ሰዓቴም አነባለሁ፤ ተኝቼም አነባለሁ ምናምን በጣም መጽሐፍ ማንበብ እወዳለሁ።

ልብሶቼን አጣጥፌ ቁምሳጥን አስቀምጣለሁኝ። ግን ከዛ ደግሞ አንድ ልብስ ለማውጣት ስፈልግ ከዛ ሙሉ የተደረደረ ሙሉ አውጥቼ ደሞ ዝብረቅ ብቅ ነው የማደርጋቸው። ማለት በአግባቢ ነው እንዴ የማስቀምጠው የሚለው ነገር እንኳን እንኳን ብዙም አይደለም። ግን አስቀምጣለሁ እኮ ግን ሳወጣ ደግሞ ይዘበራረቅብኛል

ደሞዝ በቀን ሰላሳ ወር በገባ ማለት በወሩ መጨረሻ ሰላሳ እና አንድ ወይ የወሯ መጀመሪያ ላይ አለበለዛ ደግሞ በቃ እስከ ቀን አምስት ባለው ጊዜ ስር ደሞዝ አገኛለሁኝ። ግን በቃ ሰላሳ መስት ነው መስት መስት ነው።

ፀጉሬን እከባከባለሁ አንዳንድ ቅባቶችን እቀባለሁ ምናምን ግን ይሄን ያህል በጣም ጎበዝ ነኝ ፀጉር መንከባከብ እንኳን ማለት አልችልም። ማለት አንዴ ከተሰራው አስራ አምስት ቀን ምናምን ሶስት ሳምንት ምናምን ነው የማቆየው። ይሄን ያህል ፀጉር እንከብካቤ ላይ እንኳን ያው የቻልኩትን ያህል ግን እሞክራለሁ።

አዲስ አመትን በመብላት በመጠጣት ከምንም ነገር በላይ ደግሞ አመት አመት ላይ የጨመረልንን እድሜያችንን ያስቀጥልልንን አዲስ አመት እንድናይ ያደርገንን ፈጣሪያችንን። በማመስገን ቤተ ክርስቲያን በመሄድ በተረፈ በመብላት በመጠጣት ነው የማሳልፈው።

የቤት እቃ ያው ለማብሰያ የሚሆኑ ቁሳቁሶችን ከዛ በተጨማሪ ደግሞ ለመመገቢያ የሚሆኑ ቁሳቁሶች ሌላ ደግሞ አሁን እንደዚህ በቃ ማብሰያ እና መመገቢያ ቁሳቁሶች ነው ብዙ ጊዜ የምጠቀመው። እና ደግሞ ቲቪ ፍሪጅ የመሳሰሉት

አዎ እኔም በፊት እንደውም አንዳንድ መዝገቦቼን ዝም ብዬ በየቦታው ነበር አስቀምጥ የነበረው። ግን አሁን ማህደር ማህደር ውስጥ መዝገብ ማስቀመጥ እጅግ በጣም አስፈላጊ ነገር ስለሆነ። የትኛውንም ወረቀት አመጣሁኝ። መዝገቦቼን በአግባቡ ነው የማስቀምጠው ምክንያቱም የሆነ ሰዓት ስትጠየቅ ወይም ሲያስፈልገኝ ለመውሰድ ይጠቅመኛል ማለት ነው

የአካል ብቃት እንቅስቃሴ እንኳን እኔ አድርጌ አላውቅም። የአካል ብቃት እንቅስቃሴ እንደዚህ ወደ ስራ ሲሄድ ስመጣ ምናምን በእግሬ ስለሆነ ቢያንስ ወደ ሰላሳ ደቂቃ ምናምን በእግሬ እግዋዛለሁ ሳልወድ በግድ ማለት ነው ደርሶ መልስ። በዛ የአካል ብቃት እንቅስቃሴውንም እያደረኩ እሄዳለሁ ነው እንጂ ሆን ብዬ የጅም ጂም ገብቼ ምናምን ያካል ብቃት እንቅስቃሴ አላደርግም።

አዎ እንዴ የምወጣበት የምገባበትም የመንገዴን ስምማ በደንብ ነው የማውቀው ሁል ጊዜ የሚሄድበትም ስለሆነ። የመንገድ ስሜን የቱ ጋር ነው የምወርደው? የት ጋር ነው ምንሰፈር ነሽ? ምናምን ስብብ ተብሎ ሰው ቢጠየቀኝ እንኳን እንዲህ እንዲህ ነው ብዬ የማስረዳት ሙሉ አቅም አለኝ። ምክንያቱም የምኖርበት ቀን በቀን የምጓጓዝበት ስለሆነ

አዎ የድምጽ መልእክት እልካለሁ በተለይ በቴሌግራም እና በዋትሳፕ የድምጽ መልክት እላላካለሁ ግን ከድምጽ መልእክት ይልቅ እኔ የ ጽሁፍ መልእክት ነው የሚቀናኝ። ደስም የሚለኝ አላውቅም እንትን ላይ ጽሁፍ ላይ አክቲቭ ነኝ ብዬ አስባለሁ። ከድምጽ ይልቅ ግን ቢሆንም እላላካለው ቴሌግራም ላይ እና ዋትሳፕ ላይ።

የምጽፈው በቃኝ እጄ ነው እኔ እንደው ማለት ሰዎች ይገርመኛል ብዙ ጊዜ በእግራቸው ሲጽፉ በእግራቸው ሲመገቡ ሳይ እውነት በጣም ነው የምደነቅ። እና እኔ ቀኝ በቀኝ ነው ምጽፈው በቀኝ ነው ምበላው በቀኝ ነው ኤቭሪቲንግ ግራዬ በፍጹም አይታዘዝምኝም። ቀኝ ነኝ በቀኝ ነው ምጽፈው።

እንግዲህ ቴክኖሎጂ ችግር ሲያጋጥመኝ በቴክኖሎጂ ከኔ የተሻሉ ሰዎች ላይ ለምሳሌ ኮምፒውተር ላይ ምናምን ስልክ ላይ ስልኬ ሲበላሽ ከእኔ የተሻሉ ሰዎች ሰዎችን አሳያለሁ ማለት ነው። ምክንያቱም ሁሉም በየፈረጁ በየስራ ዲፓርትመንቱ የተሻለ እውቀት ያለው ሰው አለ። በራሴ መፍታት ማልችለው ከሆነ ሄጄ ከእኔ የተሻለ ሰውን አሳያለሁ

ከአራት ሰዓት በኋላ ነው ብዙ ጊዜ እንቅልፍ ማታ የምተኛው። አራት ሰዓት አሁን ስራ የምወጣው አራት ሰዓት ነው። ከአራት ሰዓት በኋላ ወደ ቤቴ ሄጄ ምናምን እራት በልቼ። ታጥቤ ምን እስከምል ድረስ ቢያንስ አምስት ሰዓት ከምሽቱ ይሆናል ማለት ነው። ከዛ በኋላ ነው ከዛ በፊት ብዙ ጊዜ ተኝቼ አላውቅም።

እኔ አካባቢ ሁሌም ገበያ አለ ጉሊት አለ። ሁሌም አለ ግን ዋና የገበያ ቀን ሰኞና ሀሙስ ነው ሰኞ እና ሀሙስ ከተለያዩ የገጠር አካባቢዎች ሰዎች የተለያዩ አይነት ሰዎች ይዘው ወደ ከተማው ይመጣሉ ግን ከዛ በተጨማሪ አለ ሁሌም ገበያ አለ። ከሰኞ እስከ እሁድ ሁሌም አለ ገበያ ዋና ገበያ ቀን ሰኞና ሀሙስ ነው።